ላፕቶፕ አዎ አለኝ አሮጌ አንድ አሮጌ ላፕቶፕ አለች ያው ባትሮዋ አይሰራም ተበላሽታለች ባትሮዋ እና ቀጥታ ነው የሚሰካው። ሌላው ነገር ያው አንዳንድ ነገሮች እሰራበታለሁ የተለያየ የጽሁፎች እንደገና ደግሞ ይሄው የተለያዩ ነገሮችን አይበታለሁ በላፕቶፑ። ሌላ ደግሞ እንደዚህ እንደዚህ አሁን ስራዎች ሲኖሩ ቤት ውስጥ እሰራበታለሁ የምፈልገውን ነገር። የምፈልገውን ነገር ከኢንተርኔት ላይ ወይ ከተለያዩ ማህበራዊ ድር ገጾች ላይ በሱ ሰርች አድርጌ በዛ በላፕቶፔ አይበታለሁ። ያው እንትኗ ትንሽ ታስቸግራለች። ፊደሎቹ አይሰሩምና ኪቦርድ ኪቦርድ አሮጌ ኪቦርድ ገዝቼ አገናኝቼዋለሁ በዛ መልኩ ነው የምጠቀምበት። ይኸው ላፕቶፑ በጣም ብዙ የቆየ አሮጌ ላፕቶፕ ስለሆነ ትንሽ ያስቸግራል። ያው ባትሪው ጋር ተያይዞም አንዳንድ ጊዜ ይጠፋል እና እንደዛ ስለሚሆን ብቻ ግን ያው ያገለግለኛል ይጠቅመኛል። የተለያዩ ስራዎችንም ለመስራት ያግዘኛል እንግዲህ ያው የተለያየ ተጨማሪ ስራዎችን መስራት ስለምፈልግ ያው ስራዎቹ ሲመጡ እንደዛ እጠቀምበታለሁኝ። ከዛ በተጨማሪ ደግሞ ያው የተለያየ ማህበራዊ ድረ ገጾችን በላፕቶፕ በአማካኝነት ከፍቼ አይበታለሁ እከታተላለሁኝ። ያው ስለምፈልገው ነገር ልክ ከስልኬ እንደ ተጨማሪ ነው የምጠቀምበት። እንደዚህ ፈተናዎች ምናምን ሲኖሩ በዛ ከስልኬ ይልቅ በላፕቶፕ መጠቀም ነው የሚቀናኝ ወይም አሪፉ ነገር እሱ ነው። እና ያው ከኢንተርኔት ከዋይፋው በኬብል አገናኘችው እንደዛ አጠቃምበታለሁ አሪፍ ነው ይጠቅማል ቆንጆ ነው

እንግዲህ ከልጅነቴ ጀምሮ ሚካኤልንና ማርያምን በጣም እዘክራለሁኝ። በጣም ምንድነው የሚባለው ምማፀናቸው መላእክቶች ናቸው። ያው አማላጅ ነች ማርያምም እና ሁለቱን ሁለቱን ቀናት ለየት ባለ መልኩ እንደዛ እዘክራለሁኝ። ያው አካባቢዬ ላይ ያለው ቤተክርስቲያንም ባደኩበት አካባቢ ሚካኤል በቅርበት አለ። ያው ማርያምም ሩቅ አይደለችም፤ እና ያው የበዓላታቸው ቀን የሚካኤል ቀን የበዓላቱ ቀን አልቀርም። እሄዳለሁ ጸሎት አደርሳለሁኝ። ቅዳሴ ላይ እሳተፋለሁ ቅዳሴ አስቀድሳለሁኝ፤ እና ክብረ በዓሉ ሲከበር እዛ ማለት ያው እሳተፋለሁ። እንደገና ያው የተለያዩ ነገሮችን አደርጋለሁ። ያው መመጽወት ለተ ለየኔ ቢጤዎች ምናምን እንደዛ ሳንቲም እመጸውታለሁኝ። ያው ሰዎች እንደዛ ቢያደርጉ አሪፍ ነው። እንደ ያው ሁሉም በየሃይማኖቱ እንደዛ እንትን ቢል ቆንጆ ነው፤ ማለት ያው የተለያዩ ነድያን አሉ። ለነዛ ሰዎች ያለውን ነገር ቢያካፍል፣ ቢሰጥ ብዬ ለተቸገሩ ሰዎች ያው ግዴታ እዛ ሄደው መቀመጥ የለባቸውም። ሃይማኖት ቦታ ላይ መቀመጥ የለባቸውም። ግን በአካባቢያቸውም ሰዎች የተቸገሩ ሰዎች ካሉ ለነዛ ሰዎች የሚችሉትን ካላቸው ላይ ቢያካፍሉ ብዬ አምናለሁኝ። እኔ ያ ሰው በትክክል ከተቸገረ ባለው ነገር ያለው ሰው ቢረዳው ወይንም ያን ክፍተቱን ቢሞላለት በጣም አሪፍ ነው። ብዙ ጊዜ ያው ሰዎች እንደዛ ሲያደርጉ አይስተዋልም። እና የኛ ሰው ያው ለማህበራዊ ኑሮ ይበል ምናምን ብቻ ግን ከመስጠት ይልቅ ላለው ሰው ቢጨምር ነው የሚቀናው። ያ ነገር ተገቢ ነው ብዬ አላምንም። እና እንደዛ ቢያደርጉ ሰዎች አሪፍ ነው ብዬ አምናለሁኝ። እና እንደዛ እኔም አደርጋለሁኝ። ማለት ለተቸገሩ በትክክል ሰዎች ከተቸገሩ ባለኝ ነገር አግዛለሁኝ እረዳለሁኝ። በምንም አይነት መልኩ በጉልበትም ሊሆን ይችላል፤ የተለያዩ በሀሳብም ሊሆን ይችላል፤ በገንዘብም ሊሆን ይችላል፤ ብቻ ግን እዛ ጋር ያለውን ክፍተት ለመሸፈን እሞክራለሁኝ።

እንግዲህ ከሙዚቃ የድሮዎቹን ሙዚቃዎችን እወዳለሁ ለስለስ ያለ ሪትም ያለው ሙዚቃ። እወዳለሁኝ አሁን ብዙ ጊዜ የማዘወተረው ለስለስ ያሉትን እንደዚህ እንደ ትዝታ አምባሰል ምናምን እንደሚባሉ እና ብቻ የበፊቶቹን ሙዚቃዎች በጣም ይመቹኛል። ለምሳሌ የቴድሮስ ታደሰ በጣም ነው የምወደው። እነ ሙሉቀን እነ ኤፍሬም ፀሀዬ ኑዋይ ከበፊቱ ያው በአሁንም አሉ ርግጥ ግን እነሱን እወዳቸዋለሁ። ያው ሪትማቸውን ትንሽ ቀነስ ያለ ነው የሙዚቃ ስልታቸው ብዙ ሁካታ ምናምን ጫጫታ ምናምን የበዛበት አይደለም። እና ደግሞ ከዛ በዘለለ ደግሞ ባህላዊ ሙዚቃም እወዳለሁኝ። ባህል ነክ የሆኑ ሙዚቃዎችም ደስ ይሉኛል አዳምጣለሁኝ ግን ብዛት አላዳምጥም። እንደዚህ ከብሄር ብሄረሰብ ሙዚቃዎችም ያው ደስ ይሉኛል አሪፍ የሆኑ የተሰሩ ሙዚቆችን አዳምጣለሁ ግን የዛን ያህል እንደዚህ ብዛት አዘውትሬ አላዳምጣቸውም። አዘውትሬ የማዳምጣቸው እነኚህ አሁን የጠቀስኳቸውና ለስለስ ያሉ የአማርኛ ሙዚቃዎችን ነው የምሰማው ብዙ ጊዜ። ያው ከአሁኖቹም አሁን ካሉትም መጥቀስ ይቻላል እነ ዳዊት ጽጌ አርፍ አሪፍ አሪፍ ሙዚቃ አላቸው አዳምጠዋለሁ እወደዋለሁ። ኩኩ ሰብስቤም ያው ከበፊቶቹ ከአሁኑም የእሷንም አዳምጣለሁ ትመቸኛለች። ከሴቶች ሌላ አስቴር አወቀ ብዙነሽ በቀለ ሌላው ደግሞ ያው እነ ዘሪቱ ብቻ ያው እንደዛ አዳምጣለሁኝ። ያው የሙዚቃ ስልታቸው የሁሉም ያው ቀዝቃዝ ያለ ስል ሆነው በጣም ይመቸኛል። ሌላ ደግሞ ያው ከባህላዊ ሙዚቃዎች እንደዚህ ባህላዊ ደመቅ ያሉ ሙዚቃዎችንም እሰማለሁኝ አብዛኛውን ጊዜ ስለማላዳምጥ ነው እነሱን

ጫማ እንግዲህ ያው ማንኛውንም ጫማ አደርጋለሁኝ። እና አገር ላይ ቀለል ያሉ ነገሮችን አደርጋለሁ በተለይ እንደዚህ ምቾት ያላቸው ነገሮች ለምሳሌ ሻራ ሊሆን ይችላል። እንደገና ደግሞ ያው ክፍት ጫማዎችም ሆነው ቀለል ያሉ ጫማዎችን ነው የምጠቀመው ብዙ ጊዜ። ያው ረጅም ሰዓትም ለማድረግ የሚመቸኝ እንደዛ ያሉ ጫማዎች ስለሆኑ። እነዛን ጫማዎች እጠቀማለሁ በተለይ ከንፁ ሌዘር የተሰሩ ጫማዎች ቢሆኑ ደስ ይለኛል። እና ያው ሀገርኛ ጫማዎች አዘወትራለሁ። የዛን ያህል ማለት ለእቃዎች ግዴታ ብራንድ ምናምን የምጠብቅ ሰው አይደለሁም። እንደዚህ ውድ ነገር ምናምን የሚባል ነገር አይነት ተከታይ እንደዛ አይደለሁም ግን። አይደለም ቀለል ብሎ የሚመች አይነት ጫማ ከሆነ። እጠቀማለሁ ጫማዎችም እንደዛ ናቸው የሚመቹ አይነት ለእግር። ለአረማመድ ምናምን የሚመቹ አይነት ከውበት ይልቅ ምቾት ላይ ትኩረት አደርጋለሁኝ። ያው ምክንያቱም ጫማ ወሳኝ ነው ብዬ አምናለሁ። ከተለያዩ ነገሮች ጋር ከጤናማ አንፃር በቃ ከአጠቃላይ ያው ስሜታችንን ሁሉ አንድ ምቾት የሚነሳን ነገር ካደረግን ሁሉ ለነገራችን ስለሚቀያየር። ከእኔ ከውበቱ ይልቅ ምቾት ላይ በጣም ትኩረት አደርጋለሁኝ። እና ያው ለዛም ነው ብዙ ጊዜ። ስጠቀም ቀለል ያሉ ጫማዎችን ነው የምትጠቀመው። ሽፍንም ሆነ ክፍት ብዙ ጊዜ ያው ክፍት አደርጋለሁኝ። ምክንያቱም ያው ሽፍን ሙሉ ቀን ምናምን ለማድረግ ትንሽ ስለሚል ክፍት ጫማዎች ላይ ትኩረት አደርጋለሁኝ። እንደገና ደግሞ ያው ሸራም የራሱ የሆነ ምቾት ስላለው። አሪፍ ነው ለብርድ ሰዓት። ዝናብ ሲሆን ምናምን ሸራዎችን እጠቀማለሁኝ ምክንያቱም ምቾታቸውም አሪፍ ነው። እንደገና ደግሞ ለእግራችንም ጥሩ ሙቀት ስለሚሰጡ። እግር መንገድም ለመሄድ ሻራ እጠቀማለሁኝ። ረጅም መንገድም እምሄድ ከሆነ እንደዚህ ወደ ገጠር ምናምን የምወጣ ከሆነ። ሸራዎችን እጠቀማለሁኝ ያው አሪፍ ነው ለመንገድ ደግሞ ሸራ በጣም ምርጥ ነው። ያው ከሞላ ጎደል እንደዛ ነው አንዳንድ ፕሮግራም ምናምን ሲኖር እንደዚህ ሂል ጫማዎች ምናምን ላጠልቅ እችላለሁ። ግን አልፎ አልፎ ነው

እንግዲህ የምወዳቸው የተለያዩ ፍራፍሬዎችን እጠቀማለሁኝ እበላለሁም እወዳለሁኝም። ለምሳሌ ሙዝ ብርቱካን በጣም ያው ለጤና ተስማሚ ነገር ነው። ብርቱካንም የተለያዩ በሽታው የመከላከላ አቅም አለው ቫይታሚን ሲ። እንደመሆኑ እንደገና ከዛ በዘለለ ደግሞ ፓፓያ ፓፓያም በጣም እወዳለሁኝ አሪፍ ነው ደስ ይላል። ሌላው ደግሞ ሀባብ ነው ሀባብ ያው እንደ ውሃ ጥም መቁረጫም። ያገለግላልና ዘርፈ ብዙ ጥቅሞች አሉት አሪፍ ነው። ለጤናም ቆንጆ ነው እንደገና ደግሞ በጣም ውሃ ጥምቶን ሀባብ ከበላን የውሃ ጥም ስሜታችንን በደንብ አድርጎ ያረካልናል ማለት ነው ማለት ይቆርጥልናል። እንደውም ምንድነው? የሚደረገው በሀገራችን ውስጥ ጾም ተጾሞ በተለይ አሁን ሙስሊሞች በጣም ይሄን ነገር አዘውትረው በጾም ጊዜ ይጠቀማሉ እና። በጣም አደንቃለሁኝ ያንን ነገር እንደዛ ማድረጋቸውን ለጤና በጣም ተስማሚ ነገር ነው። ጾም ከጾሙ በኋላ ሙሉ ቀን ሲጾሙ ውለው ማታ ላይ የተለያዩ አትክልቶችን ይጠቀማሉ። ከሚጠቀሙት አትክልቶች አንዱ ሀባብ ነው። ሀባብ በጣም አሪፍ ነገር ነው። እና እኔም ሞክሬዋለሁኝ እና ያ እነሱ ይሄ ውሃ የሚጠማቸውን ነገር ሰውነታቸው ያው ፈሳሽ ስለሚያጥረው ያንን ፈሳሽ ለመሙላት የውሃ ጥምን በቀላሉ ለመቁረጥ ያግዛል። ከ ሌላም ደግሞ ያው የጤና ጥቅሞች አሉት። ከዛ በተጨማሪ ግን ለዚህ ስለሚያገለግል በጣም ቆንጆ ነው። እና ጥሩ ነው ሌሎች ሰዎችም እንደዛ ቢጠቀሙት ብዬ እመክራለሁኝ። ከዛ በዘለለ አቮካዶ ያው አቮካዶ በተለያየ መንገድ መጠቀም ይቻላል። አንደኛ በጁስ መልክም ያው ማንኛውንም አታክልት በጁስ መልክ መጠቀም ይቻላል እኔ ግን በጁስ መልክ አንድን አታክልት ከመጠቀም እንደዚሁ ጥሬውን መጠቀም ሳይፈጭ መጠቀም ይሻላል ብዬ ነው የማምነው። እና አቩካዶም በጣም እወዳለሁኝ እወዳለሁኝም እንደገና አጠቀማለሁም በተለያየ መንገድ ነው የምጠቀመው። አንደኛ በ አቮካዶ ተከትፎ ከተለያየ አታክልት ጋር ተደርጎ ለምሳሌ ከ ቲማቲም ሰላጣ ሎሚ እንደዚህ ቃሪያ ሽንኩርት ምናምን ተደርጎበት አቩካዶ ተከትፎ አንድ ላይ ተደርጎ በእንጀራም ወይ በዳቦም ይበላል እና በጣም አሪፍ ነው ለጤናም ተስማሚ ነው። ከምግብ መፈጨት ኡደት ጋራ በተያያዘ በጣም በፈጣን መልኩ ይፈጫል እና ጥሩ ስሜት አለው። ከዛ አንፃር በጣም አቮካዶም እወዳለሁ እና ያው ብዙ የምጠላው አታክልት የለኝም በመሰረቱ እነዚህን ነገሮች አሁን የጠቀስኳቸውን ነገሮች ግን አብዝቼ እጠቀማለሁ